የሸክላ እቃዎችን እምንጠቀመው ወደ ሶስት ይሆናሉ ጊዜያዊ አሁን ያሉን ማለት ነው። ሶስቱን ለማብራራት ያህል። አንደኛው አነስ ያለች ድስት ናት። ድስቷ ምንድነው? ጥቅሙ። ሽሮ ለመስራት ትሆናለች ሌላ ምግብ እንኳን ብዙ አትሰራም። ሽሮ ስለምታጣፍጥ እሷን እንጠቀማለን። ያው አልፋአልፎ ነው እሱን እራሱ የምንጠቀመው። ሁለተኛው ጀበና ነው። ጀበና ብዙ ጊዜ የምንጠቀመው በሳምንት ሶስት ጊዜ። ቡና ይፈላበታል። እንግዳ ሲመጣ ይፈለብታል አመት ባሎችም ብዙ ጊዜ ቡና እንግዲህ እንደ ኢትዮጵያ ከእሃ ባህል። የታወቀ ነው። ቡና በሸክላ ነው የሚፈላው በአብዛኛው ኢትዮጵያዊ። ሌላ መሳሪያ እንኳን ብዙ። ከሆቴል በስተቀር በየቤቱ ሸክላ ነው። ስለዚህ እንደማንኛውም ኢትዮጵያዊ። ሸክላ ድስት ድስት ሳይሆን ጀበና ሸክላ የበና ነው የምንጠቀመው። ሌላው አንደቻችንም የምናፈላበት ሸክላ ነው የተሰራበት። ከሰል ጨምረን በሸክላው ነው ምን ምናፈላበት እንደያችንም ሻይም ስናፈላ ብእሱ ነው ቡናም ስናፈላ ብእሱ ነው። ለልጆች ምግብ ለመስራት ቀለል ያሉ ምግቦች ለመስራት ስንፈልግ በእሱ ነው እምንጠቀመው ማለት ነው።

ጢም ብዙ ጊዜ እኔ አቆይቼ ነው የምቆርጠው። ምክንያቱም ብዙም ቶሎ ቶሎ ፀጉሬንም አልቆረጠም አልፎ አልፎ በራሴ የምቆረጥበት ጊዜ አለ። ጺሜን በአብዛኛው ቀን እዛው በመሄድ ቦታው ድረስ ማሽን ቤት ፀጉር አስተካካዮች ባለሙያዎቹ ጋር በመሄድ እዛ ነው የምቆረጠው። በወር ወይም ደግሞ ወር ከሳምንት ሁለት ሳምንት ድረስ ነው የምቆየው። ፂሜ ቢያድግም ያው ደስተኛ ነኝ ይሄ የሚያስከፋ ጺም አይደለም ያለኝ። ወይም ደግሞ የሚያስጠላ አይደለም ንፅናውን እየጠበቅኩ ቢድግም ምንም ችግር የለውም። ሰውም አስተያይት የሚሰጠኝ ቢድግም ጉዳት የለውም። ዋናው ንጽህናው ላይ ትኩረት አደርጋለሁ እንዳይቆሽሽ አደርጋለሁ። ከዛ ውጪ ቶሎ የምቆረጥ ሰው አይደለሁም አቆያለሁ።

ሻማ ማብራት አዎ እወዳለሁ ምክንያቱም ከስራ በኋላ ወይም ደግሞ ስንገባ ወደ ቤት መብራት ሊጠፋ ይችላል እኛ ጋር መብራት መቆራረጥ ስላለ ሁለተኛ የሀይል ምንጩ የሚሆነው ለኛ ሻማ ነው ማለት ነው። ሻማ የምናበረው መብራት ሲጠፋ ነው እስኪመጣ እስኪስተካከል ድረስ እሱን እንጠቀመዋለን። አንዳንዴ ደግሞ በስልክ ባትሪ እንጠቀማለን። አብዛኛው ግን ከመብራት ቀጥሎ ሻማ ማብራት ነው የሚሆነው ማለት ነው። ሻማ መብራት ሲጠፋ የምንጠቀምበት መሳሪያችን እሱ ነው። ከሱቅ እንገዛለን ገዝተን ወደ ቤት ክብሪቱን አብረን ገዝተን በቤት ለማቀጣጠል ይሆናል ማለት ነው። ከዛ መብራት ሲስተካከል ወይ ስንተኛ እናጠፋለን። መብራት ሲስተካከል ደግሞ መብራቱን እንጠቀማለን ማለት ነው።